ያው ምን አዲስ ነገር መማር ትፈልጋለህ ለሚለው? በህይወት ውስጥ ምን ጊዜም ቢሆን በቃ ከእንቅልፍ ስትነዛ አዲስ ነገር ነው። ያው ፀሀይን ስታያት እንደዚሁም ጮሬው ነበልባሉ ያለበት ሁኔታ ስትረዳ አዲስ ነገር መሆኑን ትረዳለህ። ከዛ አንፃር አዲስ ነገር ባገኘህ ቁጥር አዲስ ነገር ባገኘህ ቁጥር በቃ እንቅልፍ። አዲስ ነገር ባገኘህ ቁጥር እድሜዬን በዛው ልክ እያጠረ ነው የምሄደው። እና አጠቃላይ አዲስ ነገር መማር ስንፈልግ አዲስ ነገር ማግኘት እንመኛለን እና ከዛም አንጣር ነው። በቃ ሁሌም የሰው ልጅ አዲስ ነገር የሚመኘው ለዛ ነው። ትምህርት ቤት የምንሄደው በየሰአቱ በየሰአቱ በየፔሬዶች መምህራን እየገቡ እየወጡ አዲስ ነገ ስለምንፈልግ ነው። እነሱን የምንጠብቃቸው ከዛ አንፃር እንወጣለን ከቤታችን ምሳ ሲደርስ አዲስ ነገር ነው። እንደዚሁም ስንመለስ አስር ሰዓት ሲሆን ሲመሽ ምሽቱ ላይ ያለው የሰማዩ ድባብ በከዋክብት ውስጥ ሲንጸባረቅ አዲስ ነው። ይሄ ሁሉ ምክንያቱም ቢባል ትላንትና ካለፉ ሁኔታዎች አንፃር ስንመለከተው አዲስ ነውና ብለን ስለምናስብ። እና በሂወታችን ውስጥ መማር ትፈልጋለህ ስንባል አንዳንድ ጊዜ አሁን ባለንበት ተጨባጭ ሁኔታ በቴክኖሎጂ ባለንበት ለኑሮ ተስማሚ የሆነ ሁኔታዎችን ለማመቻቸት ያክል። ኑሯችንን ለማቅለል ያክል አዲስ ነገር መማር ቴክኖሎጂዎችን ኤአይ ቱሎችን እንደዚህ የተለያዩ ሁኔታዎችን በምንረዳበት ሰዓት መማር ግድ ብለን ያስፈልገናል። እኛም ደግሞ እየለፋን ነው እንላለ እና ከዛ አንፃር ነው አሁን ላለንበት ጭባጭ አለም በቴክኖሌጂውም ቢሆን። እንደዚሁም ደግሞ በእርሻው በኢኮኖሚክሱ እንደዚሁም በትራንስፖርቱ ሁሌ በቃ አዳዲስ ነገር ነው የምንመኘው። ከዛ አንፃር ነው ለምን ነው የምንማረው ትፈልጋለህ? ለሚለው ስንሄድ ደግሞ በቃ ኑሮውን ሁኔታ ያቃልልናል። ድሮ አባቶቻችን በ ቴሌግራም አያውቁም ነበር። በፖስታ በዚህ መልኩ ነበር የሚጠቀሙት። ያንን ከሶስት አራት ቀን ያንንም ተዋዥ እያገኙ ነበር። እና ከዛ አንፃር ዛሬ ደግሞ ላለንበት ጭባጭ ምንም የትም ቦታ ሳንቀሳቀስ በቴሌግራም እየተነጋገርን እንደፈለግን እንጠቀማለን። ከዛ አንፃር አዲስ ነገር ምን ጊዜም ቢሆን የሰው ልጅ ፍላጎት አዲስ ነገር የሰው ልጅ ምን ጊዜም ቢሆን። መሰረታዊ ነገር ምክንያቱም የሚባል ቴክኖሎጂ ስናስብ እነ ማህተመ ጋንዲ እንደሚሉት ቴክኖሎጂ ያለ በጎ ስበእና ምንም አይጠቅምም ይሉናል። እና አዲስ ነገር ስንፈልግ በጎ ስብእናን ይፈልጋሉ። እንደ ቁርአናዊ ያስተምሮ የምንሄድበት ጊዜ ደግሞ። እዝነት ነው እውቀትም በእዝነት መጠቀም ስናስብ ቴክኖሎጂም በጥሩ ነገር አዲስ ነገር ስንፈልግ በዛው ነገር ላይ ይመቻቻል ማለት ነው። እና ኑሯችንን ወደፊት ጥሩ ነገር ለማድረግ ስናስብ አዲስ ነገርን ስንመኝ። ቴክኖሎጂን በበጎ ስብእና መጠቀም እውቀትን በእዝነት መጠቀም የሚባለው ነገር መርህ ነው አቅጣጫ ልናደርገው ይገባል እንላለን። አዲስ ነገር ስናይ ምን ጊዜም ቢሆን ጨለማ ብቻ ይሁን። ብርሃን ስናይ አዲስ ነው ምን ጊዜም ቢሆን ከጨለማ በኋላ ብርሃን አለ ከብርሃን በኋላ ጨለማ አለ። ይሄ ሁሉ አዲስ ናቸው። በእነዚህ ውስጥ አጠቃላይ የኑሮ ዘይባችን ከምግባችን ከአኖኖር ዘይባችን ከአለባበሳችን የትኛውም ሆኖት ከምንወልዳቸው ነገራቶች። እንዴት መኖር አለብኝ በአዲስ ነገር የሚለውን ነገር እንረዳለን። ከዛ አንፃር ነበር አሁን ላለንበት ተጨባጭ ሁኔታ ይሄ መብራት የምንለው ሁሎችም ነገራቶች በጣም አዲስ ነገር ናቸው። አሁን መማር ከምፈልግባችሁ ነገራቶች አንዱ በቃ በኳስ ኳስ ላይ ታለንትሊ በመስመር ተጫዋችነት ላይ ጥሩ አዳዲስ እውቀቶችን አዳዲስ ነገራቶችን ማወቅ እፈልጋለሁ። ታላላቅ ስልጣኞችን አግኝቼ ታላላቅ ምርጥ ሜዳወችን ታላላቅ ተጫዋቾች ጋር መጫውት እንደዚሁም ደግሞ ምርጥ ምርጥ ጫማዎችን ለብሶ ራስን አስተካክሎ በአዲስ ነገር መማር ለኔ ትልቅ ነገር ነው ብዬ አስባለሁ። ከዛ አንፃር ነው አሁን ላለውበት ተጨባጭ ሁኔታ ወደፊት ዛሬም ፏ ቢየ መሩን ኖረየን ሳስብ አዳዲስ ነገር እፈልጋለሁ። እና ከነዛ ውስጥ አንዱ አዳዲስ አሰልጣኞችን አሉ እንደው ጥሩ ኳስ ተጫዋች መሆን። እንደዚሁም ደግሞ አዳዲስ ነገሮችን በገንዘብ ሊሆን ይችላል። አግኝቶ ምርጥ ቤቶችን መስራት። እንደዚሁም ደግሞ ጥሩ ጥሩ እውቀቶችን ሃይማኖቲካል የሆኑ እንደዚሁም ደግሞ በራሴን በኢኮኖሚስ ማንጽበት ቢዝነሴን የማስተዳድርበት በሆነ ነገር ላይ አዳዲስ ነገር የማረጣህ ደስተኛ ነኝ እፈልጋለሁ። በጌታ ፍቃድ ኢንሻ አላህ አላህ ሀገር አለኝ እያልኩኝ እኖራለሁ።